ስብሰባ ማድረግ አይጠበቅብንም በግል የምንሰራው ስራ ምንም ስብሰባ አያስፈልግም። ነገር ግን ያው ስብሰባ ሌላ ጉዳዮች ስብሰባ ካስፈለገ የመሰብሰቢያ አዳራሽ ሄደን የስብሰበው መሪ ስለሁኔታው ያብራራልናል ከዛ ያንን እንሰማለን መያዝ ያለንብንን ማስታወሻ እንይዛለን። ከዛ ስብሰባውን በደንብ አይተን እንወጣለን

አለቃ የለኝም ምክንያቱም ራሴ ነኝ አለቃው የአንድ ሰው ስራ ስለሆነ አለቃ አያስፈልገውም። አለቃም የለኝም ከአለቃ ጋ የለኝ ግንኙነት ቢኖረኝ ግን የሚሆነው በጣም የተስተካከለና ቀጥ ያለ ግንኙነት ነው። የሚኖረኝ በስንነ ስርዓት በስራው አግባብ እንነጋገራለን ትእዛዝ እቀበላለሁ ከዛ በሰነ ስራአት መተግበር ያለበትን ተገብራለሁ። ግንኙነት ሊሆን የሚችል የነበረው ግን አሁን በጊዜው የክፍል አለቃ የለኝም።

የምወደው ፊልም አንድ ንጥል ፊልም መባል አልናገርም ግን ብዙ አይነት የፊልም ዘጎች አሉ ምሳሌ አክሽን አድቬንቸር እንደሚባለው አይነት የተለያዩ ነገር የፊልም ደጎችን አያለሁ። እመለከታለሁ ከእነዚህ መካከል ለምሳሌ በአክሽን ዘውግ በአድቬንቸር ዘውግ እና አቫታር የሆነ ሸር የተለያዩ ፊልሞች አሉ እነሱን አያለሁ

ኦኬ ሚመኘው አይነት ስራ መስክ አሁን ላይ ብዙ አላውቅም ግን ምናልባት የስራ መስክ ከሆነ ምናልባት ይህ ዋሊያ ያለ ስራ ሊሆን ይችላል። እንደሱ አይነት ልዩ ልዩ ስራዎች ምናልባት ደግሞ ቴክኖሎጂ ላይ አዳዲስ ፈጠራ ምናምን የታከለበት አዲስ ስራ ካገኘው ምናልባት እሱ ላይ እሱን አይነት ስራ ላይ መቀላቀል እፈልጋለሁ። ያው ግን የተለየ የምለው ስራ የለም

አሁን የቅርብ ጓደኛ የለኝም። ሆኖም ምናልባት የቅርብ ጓደኛ ቢኖረኝ ኖሮ የተሻለ ግንኙነት እንደሚኖር እገምታለሁ። ምናልባት የእግር ጓደኛ ቢኖረኝ ሊሆን የሚችለው ነገር ከጓደኛዬ ጋር ልዩ ልዩ ስራዎችን ልንሰራ እንችላለን። የተለያዩ አይነት ነገሮችን አንድ ላይ እንተገብራለን እንዲሁም አንድ ላይ እንዝናናለን። እና መልካም የሆኑ ነገሮችን አንድ ላይ ጥሩ ጊዜ ለማሳለፍ እንጥራለን። እንደዛ

በመሬት ላይ ተመች መቀመጥ እችላለሁ። በመሬት ላይ ተመያችሁት በመቀመጥ ምንጭ መሪያ መሬት ሁለት ያለብኝን ይመከራል ከዛ በመሬቱ ላይ የሚነጠፍ ነገሮች አሉ እንደ ምንጣፍ አይነት ነገር ያ ምንጣፍ ሙቀት እንዲኖረንና ከመሬት የምናገኘው ቅዝቃዜ እኛን እንዳይነካን ያግዘናል። ሶ ስለዚህ በመቼ ለመቀመጥ የግድ የመቼው አቃመጥ እና ምንጣፍ ማስተካከል አለብን። ያኔ የተመዠመቻች ልንቀመጥ

የትውልድ ከተማ አሁን የምኖርበት ከተማ ነው የምኖርበት ከተማም ቆንጆ ከተማ ነው። የተሻለ ነፋሻማ አየር በጣም የማይሞቅ ከትንሽ ከፍታ ቦታ ስላለው የማይሞቅ ጥሩ አየር ያለው ቦታ ነው። እንዲሁም በጣም ያልተጨናነቀ የከተማው አካባቢ ነው የምኖረው ስለዚህ በጣም ለህይወት የተሻለና ምቹ ነው። እና ከተማዬ በጣም ያምራል

ቤተሰብ ምን ያህል ይሰበሰባል? የሚለው ጥያቄ መልስ የሚሆን የሚችለው ብዙ ጊዜ ቤተሰብ በቋሚ ሁኔታ ጊዜ ሰጥቶ በየጊዜው በዛ በተለመደው ወይ በተያያዙ ሰዓት አይሰበሰብም ነገር ግን ምናልባት አስፈላጊ ነገር ሲገኝ ሰብሰብ ብሎ ሊነጋገር ወይም ምናልባት መዝናኛ ሊያደርግ ይችላል ያንን የስብሰባ ጊዜ ብለን ነው የምንጠራው

ጫጫታ ታገኝበት ትችላለህ ከሆነ ያው ጫጫታ ቦታ ትገኛለህ ከሆነ ብዙ ጊዜ ጫጫታ ቦታ አልገኝም ምክንያቱም ብቻዬንና እራቅ ያለ ቦታ ማሳለፍን ብዙ ጊዜ እመርጣለሁ። ምክንያቱም ብቻዬን ሳሳልፍ የተሻለው ነገሮችን ብዙ ነገሮችን ማድረግ እችላለሁ። ለኔ የሚያስደስቱኝ ነገሮች ሆኖም ግንእንግዲህ አንዳንድ ጊዜ ደግሞ ለመዝናናትና አንዳንድ ጊዜ አስፈላጊ ሆኖ ሲገኝ ምናልባት ጫጫታ ያለበት ቦታ ልኖር እችላለሁ።

ማሸነፍ ትችላለህ ከሆነ? አዎ ማሸነፍ እችላለሁ እንደውም ብዙ ጊዜ የስፖርት ውድድር ላይ እንደው ለምሳሌ ስፖርት ድር ላይ ማሸነፍ ከሆነ ውድድር ላይ አሸንፌ አውቃለሁ ሜዳሊያዎቹም አሉኝ። በሩጫ እንደውም ኳስ ላይ የተሳተፈ ኳስም እጫወት ነበረ። አሁን ባልጫወትም ግን ድሮ የተሻለ ኳስ ተጫዋቾች እና ሩጫ ላይ ደግሞ የተሻለ ሜዳሊያዎች ነበሩኝ። ብዙ አይነት አንድ ሁለት ሶስት ሜዳሊያዎች

አዎ ሰዎችን በአይኔ ነው የምመልከተው ምክንያቱም ለመመልከት የተሰራው የሰውነት ክፍል አይን ነው በአይን ነው መመልከት የምንችለው። የአይናችንን ጤና መጠበቅ አለብን መታጠብ በመታጠብ የተለያየ ቺ ኬዝ ሲኖር የአይን ህክምና በመውሰድ እና ቀድሞም የአይን በሽታዎች እንዳይከሰቱ ቅድመ መከላከል በማድረግ ይሄን ጤና መጠበቅ ይቻላል።

ማስታውሰው የተለየ አንድ መምህር የለም ሁሉም መምህሮቼ እና አልፌ በተሻለ የሆኑ መምህሮቼ ሁሉንም ለጥሩ ላደንቅ እችላለሁ። አሪፍ የሚያስተምሩትን አሪፍ የማያስተምሩን ደግሞ አሪፍ ያስተምሩን ብዬ መናገር እችላለሁ። ሆኖም አንድ ትንጥልና አንድ በጣም ልዩ የማስታውሰው አይነት አስተማሪ ለጊዜው የለኝም

ብዙ አይነት በዓላቶችን እናከብራለን። ሁሉንም እኛ ልናከብራችሁ የምንችላቸውን በዓላት እናከብራለን። ከአዲስ አመት ጀምሮ ያሉትን በዓሎች በአመታት ካላንደር ውስጥ ይከበራሉ። ለበአሉ ለመከበርም የተለያዩ ዝግጁ ይዘጋጃሉ። ከምግብ ጀምሮ ለበአል የሚዘጋጁ ምግቦች ይዘጋጃሉ። የበአል ጥሩ ወይም የክት ልብስ የሚባል ይለበሳል። ከዛ በዓል በደንብ እናከብራለን።

ማስታዉሰው አንድ የተለየ ልዩ ባል የለም ምክንያቱም ሁሌ በአመት በአመት የሚመጡትን ባላቶች እናከብራለን። ሶ አዲስ ነገር የለውም ግን ያው በዓላቱን በድምቀት እናከብራለን። የተያዙ ዝግጅት ይዘጋጃል። የምግቦች የበአል ልሙን አይጥሩ ጥሩ ምግቦች ይዘጋጃሉ። ከዶሮ ጀምሮ። የተለያዩ አይነት ዳቦ ብዙ አይነት ምግቦች ይዘጋጃሉ። እናም የሚያመድ የባህል ሽንስርዓት አለ። የባህል ሽንስርዓት ስለዚህ እሱን እናከብራለን

አሁን የግል ጊዜው የስራ ባልደረቦች የሉኝም። ምክንያቱም ብቻዬን የግል አንድ ሰው ስራ ነው የምሰራው። ግን የስራ ባልደረቦች ቢኖሩኝ ከስራ ባልደረቦቼ ጋር ጥሩ ግንኙነት ይኖረናል። በስራ ባልደረቦች ጋር ጥሩ ግንኙነት ሲኖር ስራ የቀላልና የተቀላጠፈና አሪፍ የስራ ስሜት ይኖራል። ስለዚህ ጥሩ ግንኙነት

በስራዬ ላይ የተለያየ አይነት ተግዳሮቶች ሊኖሩ ይችላሉ ወይም ሊያጋጥሙ ይችላሉ እነዚህን ተግዳሮቶች ለመፍታት ብዙ ጥረት አደርጋለሁ። ከእነዚህም መካከል የእንትን የስራው ላይ ያለውን ተገዳሮት አይቼ በዛ የተገዳሮቱን ካጠናሁ በኋላ መፍትሄው ምን እንደሆነ አስቀምጬ መፍትሄው እለቀባለሁ ከዛ መፍትሄውን ካገኘው በኋላ በስነ ስርዓት ስራውን ያለውን ተግዳሮት።

አዎ የተለያዩ አይነት ሃይማኖታዊ በዓሎች አሉ የሚከበሩ በአመት ካላንደር ውስጥ ከአምስት የላነሱ ወይም ከዛም በላይ ሊሆን ይችላሉ የሃይማኖታዊ በዓሎች አሉ እነሱን የሃይማኖታዊ በዓሎች ይከበራሉ እንደ መደበኛ በዓል ነው የሚከበረው ያው ሁሉም ሰው እንደሚያከብረው በዓል ስለዚህ በዛ በዓል ጊዜ የተለያየውን ዝግጅቶች ይዘጃጃሉ ከምግብ ጀምሮ የተለያየ አይነት ሃይማኖት ዝግጅት ይዘጋጃሉ።

ምንም አይነት የስራ ምኞት የለኝም ምንም የስራ ምኞት ለጊዜው የለኝም የስራ ምኞትም ካለኝ የስራ ምኞቴ ሊሆን የሚችለው አዲስ ነገሮችን ማፍጠር ነው። አዲስ ነገሮች ፈጥሬ በዛ በተፈጠረበት በፈጠርኩት አዲስ ነገር ስራ ይዤው ስራ አድርጌው እነዛ ያንን ደግሞ ግኝቴን ወደተሻለ ቦታ ካሳደግኩት ያ የስራ ምኞት ነው

ማታ ማታ ምንም አይነት የምሰማው የተለየ ድምጽ የለም። ምክንያቱም በእንቅልፍ ነው የማሳልፈው። ሰው እንቅልፍ ላይ ሲሆን ሲተኛ ደግሞ ምንም አይነት የውጭውን ድምጽ ሊሰማ አይችልም ሆኖም አንዳንድ ጊዜ ማታ ማታ ደግሞ ካልተኛሁ የአንዳንዴ ማታ ማታ የሚጮሁ ኢንሴክት እንስሳቶች ሊኖሩ ይችላሉ። ተባያ የተለያዩ እንስሳቶችን ድምጽ ሚያወጡ እነሱን ልሰማ

የስራ ቅጥር ሂደት የለኝም ምክንያቱም ስራ አልቀጥርም። ለብቻ የምሰራው ስራ ነው እኔም ለመቀጠር አልሄድም ምክንያቱም የሌለ ስራ ነው ምንም ቢሆን እኔ በግሌ የሚሰራ ስራ ስለሆነ። ለቅጥር አልሄድም የስራ ቅጥር ሂደት እኔ እንግዲህ ማውቀው ስራ ቅጥር ሂደት። ያው የስራ መፈለጊያ ወይም አንቀፅ አንቀፅ የተለያዩ መረጃዎች ይገባሉ። ከዛ ያንን መረጃ አይተው አስተካክለው ስራ ቀጣሪዎች ይቀጥራሉ

ያው የአቧራ ችግር የለብኝም። አቧራ ያው በአሁን ጊዜ ስለሌለ። ግን የአቧራ በራሱ ችግር ይፈጥራል ምክንያቱም አንዳንዴ አይን ሊያሳምም ይችላል። አቧራ የሚመታችሁ ልጆች ብዙ ጊዜ የገጠር አካባቢም አይን ችግር ያጋጥማችኋል እንደገና ሌሎች አይነት በሽታዎችም ሊያመጣ ይችላል። ከዛ በተለየ ምናልባት አካባቢ ሊበክል ይችላል

አሁን ስሜት በፊት ላይ ሊታይ ይችላል። ምክንያቱም በፊት ላይ ያለ ስሜት አንድ የስሜት መግለጫ መንገድ ነው። ሰው ሲስቅ ያው ሲደሰት ሊስቅ ፊቱ ላይ ፈገግታ ሊታይ ይችላል። ሲናደድ እንደገና ሊያውቅ ሊኮሳተር ይችላል ሲያዝንም የሚያሳየው የፊት ሁኔታ አለ። ስለዚህ ስሜት በፊት ላይ ይታያል።

ምግብ ማብሰል ታውቃለህ? ከሆነ ምግብ ማብሰል አዎ አንዳንድ ቀለል ቀለል ያሉ ምግቦችን ማብሰል እችላለሁ ያው ከባባዱ ማብሰል አልችልም። ልምድ እና ስራ ይፈልጋል ሆኖም የተለያዩ ማብሰል የምችላቸው ቀላል መግባባቶች አሉ። ቀላል ምግቦችን ለማብሰል ያው የተሻለ ምግቦችን ለማብሰል ደግሞ ወደ ፌቴ እለማመድ እና የቻሉ ምግቦችን ማብሰል እችላለሁ

አዎ ስራዬን ልወደው እችላለሁ። እወደዋለሁ። ያው አዲፍስ እከሆነ ድረስ ስራዬን እወደዋለሁ። ነገር ግን አንዳንዴ አንዳንድ ስራዎች አሉ በጣም አድካሚና ሰው መስራትም ሳይፈልግ ለገንዘቡም ለተለያየ ነገር የሚሰራቸው ስሮች አሉ። እነሱ ስራዎች አድካሚ እና አሰልች ናቸው። በዚህ ምክንያት ስራውን ላይወደው ይችላል ሆኖም ግን ጥሩና ደስተኛ የሚመች ስራ ከሆነ ይወደዋል።

በተዩነት ሻማ ማብራት ልውድ አልችልም ሻማ ማብራት የተለየ አይደለም ግን አስፈላጊ ሆኖ ሲገኝ ሻማ ላበራ እችላለሁ። ዋናው ሻማ ለማብራት የሚገደድበት ጊዜ መብራት ሲጠፋ ሲቋረጥ የግድ ሻማ አብርቶ ለማየት ያስችላል። ያው ባትሪ ከሌለህ የለ ምናልባትም ባትሪ ባይኖርም አንደኛ ሻማሌ

ሞደው አንድ የተለየው የለየው መይማ ባብራራው መጽሐፍ የለም ነገር ግን ብዙ መጽሐፍቶችን አንብቤያለሁ በተለይ የተረት መጽሐፍቶችን ሶ እነዛን የተረት መጽሐፍቶች በጣም ነበር ምወዳቸው። ምክንያቱም አሪፍ እና ጥሩ የተረት ታሪኮች ስለነበራቸው ስለዚህ ብዙ ጊዜ ያነበብኩት የተረት መፅሀፍቶችን ነው። አና እወዳቸዋለሁ

ጠዋት ጠዋት ማታ ማታም ንቁ ልሆን እችላለሁ። ጠዋት ጠዋትም እንቅልፌን በስነ ስርዓት ከተኛሁና ጥሩ ከሆኑ ልነቃና ስራዬንም በአግባቡ መስራት እችላለሁ። ቀኔንን በአግባቡ መውጣት እችላለሁ። ማታ ማታም ቢሆን ስራውን በንቁ ሁኔታ አከናውኝ የማደርገው ሌሎች ሌሎች ጉዳዮችን አድርጌ በስነ ሰርዓት በሰአት በጊዜ እመተኛለሁ።

ያው በእጅ መፍጫ መፍጨት ታውቃለህ? አይነት ጥያቄ ከሆነ በእጅ መፍጫ መፍጨት ያው አውቃለሁ፤ ልፈጭ እችላለሁ። ግን ያው አሁን አይፈጭም በእጅ። ያው በማሽን በወፍጮ ስለሆነ የሚፈጨው፤ ግን ያው መፍጨት ካለብኝ ግን መፍጨት እችላለሁ። ቀላል ነው በጣም ቀላል ባይሆንም ግን ማድረግ የሚቻል ነገር ነው። በልምድ ይለመዳል ብዙ ጊዜ ግን ገጠር ላይ የሚፈጭበት አጋጣሚ አለ።

አዎ የጎረቤቶቹን ድምጽ ልሰማ እችላለሁ አንዳንድ ጊዜ የተለየ ነገር ሲደረግ ወይ ደግሞ ዝግጅት ሲኖር። አንዳንድ ጊዜ ደግሞ ሲነጋገሩ የተለየ ሁኔታ ልሰማ እችላለሁ። ይቁረጥጦች እሰማለሁ ምን? የተለየ ነገር ባይሆንም ባለግባባም ግን እንደ ድምጽ መስማት አይነት ሁኔታ ከሆነ ልሰማ እችላለሁ

በባዶ እግር መራመድ አውቃለሁ ያው ብዙ የይመቸኝም ብዙ ጊዜ ጫማ እያረኩ መሄድ ስለለመድኩ ሁል ጊዜም ጫማ ስለማደርግ በባዶ እግሬ አልሄድም። ግን አስፈላጊ ከሆኖ ከተገኘ በባዶ ሆዴ ልራመድ እችላለሁ። እግሬ ያው ቢጎዳም ለጊዜው አዲስ ስራም ምሰራም ስለሆንኩ እና የብዙ ግርጭም ሩቀት መሄድ አልችልም። ግን ያው በባዶ እግር መራመድ

በስራም ማደርገው የተለየ ጥሪ የለም። የስልክ ጥራ ጥሪ የሚደረግበት ስራ አይደለም የምሰራው። ሆኖም አንዳንድ ስራዎች ብዙ የተለዩ ስራዎች ምሳሌ አሁን የድለላ ስራ ላይ ብዙ ጊዜ የስልክ ጥሪ ሊደረግ ይችላል። ምክንያቱም በስልክ ከሰው ጋር ማውራት እና መግባባት አስፈላጊ የሆኑበት ስራዎች ብዙ አይነት ብዙ ስላሉ ማለት ነው። ምሳሌን ሌላ ምሳሌ የሪልድ ስቴት ሽያጭ ስራ እነዚህ በስራ ስራ ጊዜ ብዙ የስልክ ጥሪ

የተለየ ልዩ ችሎታ የለኝም ሆኖም አንዳንዴ ምናልባት እንደ ልዩ ችሎታ ሊቆጠሩ ሚችሉ ነገሮችን ላደርግ እችላለሁ። ሆኖም ደግሞ አሁን የተለያየ ልዩ ችሎታ መልመድ እፈልጋለሁ ምሳሌ የሙዚቃ መሳሪያ መጫወት ምናምን አይነት የተለያዩ አይነት ልዩ ችሎታዎችን ለመልመድ እፈልጋሉሁ።

የጾም ጊዜ ላይ የተወሰነ ልጾም እችላለሁ ጾመ ጾም ካልተለመደ ቀላል አይደለም። ያው ጾም ጾም ሲለመድ ግን ቀላል ሊሆን ይችላል ቀላል ባይሆንም ይለመድና። ከብዙም ከባድ እንዳይሆን ማድረግ ይቻላል። ስለዚህ ጾም የተወሰነ ምናልባት ሰአቱን ገድቤ የተወሰነ ልጾም እችላለሁ

የደንበኛ እርካታ አላሳውቅም ምክንያቱም የተለያየ ደንበኛ ስለሌለኝ ኧኧ ከደንበኛ ግንኙነት ውጪ ነሆነ ስራ ነው የምዘረው። ግን ደንበኛ እርካታን ደሞ ለማሳወቅ የሚያሳውቁ የተለያዩ አይነት ስራዎች አሉ። ደንበኛም ብዙ የሚያስተናግዱ እነሱ ስራዎች የደንበኛ እርካታ ያሳውቃሉ።

የምሰራበት ድርጅት ስለሌለ የድርጅቱን ባህል ለውድም ለጠላም አልችልም። ድርጅት ሲኖረኝ ምናልባት ይሄንን አይነት መልስ ልመልስ እችላለሁ። ሆኖም የድርጅት ባህል ሊወደድ የሚችለው ግን ያንን አንድ ድርጅት ውስጥ ምን ስም ስራ ቢሆን ኖሮ። የዘዴጁቱን ባህል ልወደው የምችለው ድጁቱ ጥሩ የሆነ። የስራ አይነት የስራ ሁኔታ እና የስራ ጊዜ የስራ ልምድ ካለው። ስራውን በስነስርዓት ስሰራ የተለያየ ጥቅም መጠቀም ሊሸጥ የሚችል የተለያየ ቁጥሩ ስሮች ሊያደርግ የሚችል ድርጅት ከሆነ ሊወድድ።

በሴም በተለያዩ እውነት ሁኔታዎች ነገሮችን ላስውብ እችላለሁ ማድመቂያ ማስማስ ዋቢያ ምሳሌ አባባ ላደርግ እችላለሁ አበባ ያምራል። ግን ቤት ሊያስቡብ ይችላል አበባ እና የትዳር ጊጣጌጦች ቤቴን ላይ ሊያደርግ ይችላል። እነዛም ጌጣጌጦች የሚያምሩ የሆኑ ቤቱን ያሳምሩታል። ሶ እንደዚህ አይነት ጌጣጌጦችን እና አበባ ምናምን በመጠቀም ላስውብ ትችላለህ

አዎ ገመድ ለተለያየ ነገር ጥቅም ላይ ይውላል የመጀመሪያ ዋና ገመድ ስራው ጥቅም ላይ የሚለውለው ለማሰር ነው የተለያዩ ነገሮችን ለማሰር ሲፈለግ በገመድ ይታሰራል ሁለተኛው ደግሞ ልብስ ለማስጣት ነው። ልብስ ገመድ በመወጠር እዛ ላይ ልብስ በፀሀይ እንዲደርቅ ማድረግ ይቻላል። ገመድ ብዙ ጥቅሞች አሉት።

ሰዎችን በተለያየ መንገድ ማስተዋወቅ ይቻላል ያው የመጀመሪያ ደረጃ ስማቸውን በማስተዋወቅ ስማቸውን በማወቅ እንዲሁም የተለያየ ሁኔታ የሚወድ እርስ በእርስ ድንግባባባቸውን የምንችላቸውን እና ሁለታችንም ጋራ ሊያደርግ የሚችሉ ነገሮች ላይ በመነጋገር እንዲሁም እነዚህን ንግግሮች ወደተለያየ አይነት ነገሮች በማሰብ ጋር በተለየ ሁኔታ።

የተለየ እድለኛ ነገር አለኝ ብዬ የምለው ነገር የለም። ነገር ግን ያው ሰው በእድል የተለያዩ ነገሮች ሊደርስ ይችላል። ያው ብዙ ጊዜ የተለመደው ምሳሌ አሁን ሎተሪ ቢሆን ሎተሪ በድል ይደርስ ይችላል። ከተለያዩ አይነት ቁጥሮች ወይም ካሚሊየን ወይም በሺዎች ከሚቆጠር ቁጥር እድለኛ ከሆንክ ሎተሪ ሊደርስ ይችላል። እና የተለያዩ እድለኛነት የሚያስፈልጋችሁ ጉዳዮች

በመታመጥ በመታጠቢያ ቤት ውስጥ አንዳንዴ ልዘፍን እችላለሁ ምናልባት ያው ደስ ካለኝ አንዳንዴ ደግሞ ምንም ላልዘፍን እችላለሁ ያው ድምጽ ላላወጣ እችላለሁ። ግን ያው መታጠብ ቤት ውስጥ እና እንዳንዴ እየዘፈኑ መታጠብ ያው ደስ የሚልበት አጋጣሚ አለ። ወደው ሁሌ ግን አይደለም ያው አንዳንዴ እና ምናልባት ልዩ ግን ሲኖር እንደዛ ሊደረግ ይችላል

ሙዚቃ መዝፈን እወዳለሁ። ያው መዉደድ ሲባል ሙዚቃ ሁል ጊዜ ነው የዘፍናለሁ ሰውን ሲሆን ሙዚቃ ማዳመጥ የተለያዩ ሙዚቃ ዝውውሮች ማዳመጥ እወዳለሁ። ሙዚቃ ደስ የሚል ነገር ነው እያዝናንናል። እና የተለያዩት የኔ ሙዚቃ ዘውጎች አሉ። ፖፕ ምናምን እንደሚባሉት ነገር እንዴ እንደሚባሉት እነሱን በተለያየ የተለያዩ

የተለያዩ የመንገድ ስም አሉ በአካባቢየ የአውራ ጎዳና። በአካባቢው ትልቅ አውራ ጎዳና ያልፈልና የዛ አውራ ጎዳና ስም አለው የተለየ ስም። እሱን ያው አውቃለሁ ከእሱ ውጪ ያሉ የተለያዩ ስሞች አሉ። በአካባቢዬ መንገድ የጎዳና ሰም ይሰየማል ብዙ ጊዜ በታዋቂ ሰዎች ነው። በተለያዩ ግለሰቦች ስለዚህ እነዛን የመንገድ ስሞች ያውቃሉ

ሰርግ በተለመደው ሁኔታ ይከናወናል በተለይ ከተማ ውስጥ የሚደረጉ ሰርጎች ብዙ ጊዜ ተመሳሳይ ናቸው። ከተለያዩ አለም ላይ ካሉ ሰርጎች ጋር ያው በሃይማኖታዊ ጋብቻ ከሚደረጉት ውጪ ማለት ነው። ያው ቬሎ ይገዛል ለሙሽሪት እና ሙሽራ ቬሎ እና ሱፍ ይለብሳሉ የሰርግ ስነ ስርዓት ይዘጋጃል። መድረክ ይዘጋጃል። ምግቦች የተለያዩ መግቦች መጠጦች ይዘጋጃሉ። ከዛ የድግስ ተደግሶ ሰርግ።

ይቅርታ መጠየቅ ቀላል ላይሆን ይችላል ግን ደግሞ ጥፋት ካለብንና ይቅርታ የመጠየቅ አግባብ ሆኖ ከታየን ይቅርታ መጠየቅ ጥሩ ነው። ምክንያቱም ይቅርታ መጠየቅ ነገሮችን እንዲረጉና ለጥፋተኝነትም ተጠያቂ እንዲሆን ያስችላል። ስለዚህ ይቅርታ መጠየቅ ቀላል ባይሆንም እንግዲህ ይቅርታ መጠየቅ ጥሩና አግባብ ነው

በልጅነቴ የምኖርበት ቤት መደበኛ የመኖሪያ አይነት ቤት ነበረ። የራሱ ክፍሎች አሉት። መኝታ ክፍል እና ሳሎን አለው። እና የተለያዩ አይነት እቃዎች አሉ የቤት እቃዎች ማለት ነው። ከዛ ውጪ የተለየ ከተለመዱት ቤት የተለየ ነገር የለውም። ሆኖም በቃ የተለያየ ቲቪ ያው ምሳሌ አሁን ፊልም ብልጅነቴ ብዙ ፊልም እመለከት ነበረ ስለዚህ ቲቪ ማመልከቻ እና ሲዲ ማጫወቻ

ቅጽል ስም የለኝም የተለያዩ አይነት ቅጽል ስሞች ይወጣሉ እነዚህ ቅጽል ስሞች የሚወጡት ብዙ ጊዜ ሰዎች የተለያየ አይነት ነገሮች ምናልባት አንዳንድ ጊዜም በተፈጥሮ ጉዳይ ሊሆኑ ይችላል። በአቅም ምሳሌ ሰው ሰው በሚያደርግ ጉዳዮች የተለያዩ ቅጽል ስሞች ሊወጡ ይችላሉ። ምሳሌ አሁን ጠንካራ ከሆነ እሱ አይነት አይነት የተለያዩ አይነት ቅጽል ስሞች ሊወጡ ይችላሉ።

ምንም አይነት እኔ የምጠቀመው ማዕድን የለም ማዕድን ብዙ ጊዜ። ፋብሪካዎቹ የተለያየ ምርት የሚያመርቱ። ድርጅት ወይ ሰዎች ሊጠቀሙት ይችላሉ። የተለያየ ማዕድኖች አሉ በምድር ላይ የነዛ ማዶች የተለያየ አይነት። እቃ ለማምረት የተለያየ ስራዎችን ሊያመስርታ አገልግሎት አላቸው። ስለዚህ የነዛ እነዛን አዲሶች ይጠቀማሉ

ከልጅነት የሚዘከረው ነገር ምን እንደሆነ በእርግጠኛ ያወራነው ያው ከልጅነት ማከብረው አይነት በዓል ከሆነ ያው ከልጅነት ጀምሮ ብዙ አይነት ባሎች አከብራለሁ ሁሌ በአመት የሚከበሩትን ባሎች አከብራለሁ ልደት ላከብር እችላለሁ ልደቴን ከዛ ውጪ ባሎች አሉ ባሎች ይከበራ። ሁሉ ባሉም የሆነ ልደቱ ግን ዝግጅቶች ድግስ በመደገፍ ዝግጅቶች በማዘጋጀት የተለያዩ አይነት ጌጣጌጦችን እና ማሳመዶችን በማድረግ

ሽማግሌዎች ያው መከበር አለባቸው ሽማግሌዎች ትልቅ ሰው እንደምሆናቸው መጠን። ያው ሽማግሌዎች ይከበራሉ ብዙ ጊዜ በባህል ሽማግሌዎች መከብር አለባቸው የሚል ባህል አለ። ምክንያቱም እድሜያቸው ትልቅ ስለሆነ መካ ምክር ስለሚመክሩና የተለያዩ አይነት ነገሮችን ስለሚያደርጉ። ሽማግሌዎች ወይ ትልቅ ሰዎች ሊከበሩ ይችላሉ

ብዙ ምግብ በተበላለ አይነት ጥያቄ ከሆነም ብዙ ምግቦች አው እበላለው ብዙ አይነት የተለያየ አይነት ምግቦች በአንዴም ብዙ ምግብ ልበላ እችላለሁ ምግቡ ጣፋጭ ከሆነና እንድበላ የሚገፋፋ ከሆነ አለዚያ የተለያዩ አይነት ደግሞ የተለያዩ የት ምግቦች ልበላ ይችላሉ አትክልት ሊሆን ይችላል ሰጋ ሊሆን ይችላል ጥራጥሬ ሊሆን ይችላል ፍራፍሬ ሊሆን ይችላል እነዚህን ምግቦች ልመገብ እችላለሁ

እኔም ማደነዝዘው ነገር የለም። ግን ያው ማደንዘዝ ካለም ምሳሌ አሁን ሰው ሊደነዝዝ የሚችልባችሁ ሰው ጊዜዎች አሉት። ጨዋታ ሲጫወቱን አሁን ድሮ ልጅ እያለን እሽክርክሮሽ የሚባል ጨዋታ ነበረ። እሽክርክሮሽ ማን የምሽከረከር ነው? ቁጭ ቁጭ ብለን የምሽከረከርበት እሱን ረጅም ጊዜ ከተጫወትን ሊያዞረን እና ያው በዛ ምክንያት ልንደነዝዝ እንችላለን። ያው መደንዘዝ እንደዚህ አይነት ሌሎች ብዙ ጊዜ አሉ

ያው መጠበቅ የሚለው ጉዞ የተለያዩ የመጠበቅ ትርጉሞች ይኖራሉ ምሳሌ አሁን በቀጠሮ ጊዜ ሰው መጠበቅ ከሆነ ያው በቀጠሮ ጊዜ ሰው ይጠበቃል ልንጠብቅ እንችላለን ቀጠሮ አክባሪ ከሆነ። በጊዜ ሊመጣ ይችላል ወይም በቀጠሮ ሰዓት በተቀጠረው በዛ በተቀጠረው ሰዓት ሊመጣ ይችላል የማያከብሩ አይነት ሰዎች አሉ። እነሱ ሰዎች ደግሞ አርፍደውና ብዙ አስጠብቀው በቀጠሮ ቦታ ሊገኙ ይችላሉ። ያ በዛ ምክንያት መጠበቅ ግድ።

የተለያዩ አይነት ቋንቋዎች አሉ እንግዳ ቋንቋ ካልሆነ በስተቀር ያው ሊታወቅ ይችላል። ብዙ ጊዜ ልዩ ሚባለው ቋንቋዎች አሉ። እንደ ወፍ ቋንቋ አይነት ብዙ ጊዜ። መደበኛ ቋንቋ ያልሆኑ ግን በልዩ ሁኔታ የሚነገሩ የተለመዱ ቋንቋዎች ይኖራሉ። እነዛን ቋንቋዎች ማወቅ ልዩ ሊሆን ይችላል። እንደውም ብዙ ሰው ባይኖርም የተለየ መግባቢነት እንደ ልዩ ሊታይ

እንግዲህ በቤተሰብ ውስጥ የተለያየ ሰዎች አሉ እነዛም ሰዎች የተለያየ ነገር እናደርጋለን ብዙ ጊዜ ልንዝናና እንችላለን አንድ ላይ ሆነን ፊልም ፊልሞችን ልናይ እንችላለን ብዙ ጊዜ ለመዝናኛ ፊልሞች እንመለከታለን። አንድ ላይ ሆነን እንዲሁም የተለያዩነት በዓል ስናከብር በጋራ ነው ምግቦችን እንበላለን የተለያዩ ጠባጭቦችን እንበላለን።

በየሳምንቱ ቤተሰብ እደውላለሁ። ከቤት እርቄ ስለምኖር እናገራለሁ እናቴ ሁሌ በደስታ ትመልሳለች። ስለ ሁሉም ነገር ትነግረኛለች። አባቴን መልስ ይሰጣ። እህቶቼ ደስታችሁን ይጋሩናል። እንነቃንሳለን እንደ አዲስ ነገሮች እንነጋገራለን። የቤት ወሬዎች እሰማለሁ። አንዳንዴ ጊዜ ይናፍቁኛል። ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌም ሁሌም

ይህን ገብታ ረመረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎችን መጠቁም እድል ነው። በመጀመሪያ ትንሽ ፈራው ግን ወደ አንድ ቡድን ቀረብኩ ራሴን አስታውቄያለሁ ስለ ስራዬ ተናግሬያለሁ ሌሎችም ስለእነሱ ነግረውኛል የንድድ ካርዶች ስለወጡ እንደሚያደርጉ አጋጣሚዎች ሰማሁ። አንዳንዶች ምክር ሰጥተውኛል ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተባበር እንችላለን። ይሄ እድል አመሰግናለሁ የስራው ተር መደብ ለድቀት

የአፈጻጸም ግምጋሜ ዛሬ ነው ትንሽ ትጎሰም አኝላለቂክ ነገር ይቀመጣል የማለፍ ሰባት ወራት እንገመግማለን ምን ጥሩ ሰርቻለሁ ቤት ማሻል እችላለሁ አሁን ተስቴ ተስፋ አደርጋለሁ ግን ተገኘውን ነገሮች ቢኖሩ ይችላሉ አመሰግናለሁና እቀበላለሁ ግቦችን የሚቀጥሉ ጊዜ እናዘጋጃለን የደሞዝ ጭማሪ ሊኖሩ ይችላሉ ወይ ምናልባት አዲስ ሚናዎች ይሄ እድገት እድል ነው። ከእርሱ መማር እፈልጋለሁ ግን ግንኙነት ፈላጊ ነው በስራዬ ለመሻሻል ቆርጬ

ፀጉሩን ለመቁረጥ ጊዜ ደርሷል በየወሩ እሄዳለሁ መስተካከል ያስፈልገዋል። ፀጉሩ አስተካካይ ጥሩ ናንስ ምን እንደምፈልግ ታውቃለች? ወደ እግዚአብሔር አዲስ ስታይል እሞክራለሁ። መጀመሪያ ታጥቧለች ጊዜ ትቆርጧለች የመስጠት እመለከተዎለው። በዙሪያው ሴቶች አሉ የታደሉ እሱ ነው። ሁላችንም እንነጋገራለን ስለ ህይወትና ስላንወያየን የሳሩን ጊዜ ማረጋጋት ነው። ከዚህ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰናበት

የእንቅልፍ ልምዴ ጥሩ አደለም ብዙን ጊዜ ዘግይቼ እተኛለሁ ፊልም እመለከታለሁ ወይም አነባለው ከዚያ ለመነሳት ከባድ ይሆናል። ማደሪያየ ላይ በጣም እደክማለሁ ቡና ያስፈልገኛል የመተኛት መርሃግብር ማዘጋጀት አለብኝ ዶክተሮች ስምንት ሰዓት ይመክራሉ። ግን እኔ ስድስት ስዓት እተኛለሁ በቂ አይደለም ስልኬን በጣም በፊት ማስቀመጥ አለብኝ የእንቅልፍ ጤንነት አስፈላጊ ነው። ይሄን መለወጥ እፈልጋለሁ በ የተሻለ እሰራለሁ

የአፈጣጸም ግምጋማ የዛሬ ነው ትንሽ ትጓዝ ሰማኛል አለቄ ከእኔ ጋር ይቀመጣል የማለፍ ሰባት ወራትን እንገመግማለን ምንጥሩ ስርቻለሁ የተማሻል እችላለሁ። ኦን ቴስት ተስፋ አደርጋለሁ ግን ተገኝቼ ወደ ነገሮች እንዲኖሩ ይችላሉ አመሰግናለሁና እቀበላለሁ። ግቦች ለሚቀጥሉት ጊዜ እናዘጋጃለን የደሞዝ ጭማሪ ሊኖር ይችላል? ወይ ምናልባት አዲስ ሚናዎች የርቀት እድል ነው ወደ እነሱ መማር እፈልጋለሁ። ግልጽ ግንኙነት አስፈላጊ ለማሻሻል ቆል።

የልደት ቀን ይቀርባል ትንሽ አካባቢ ማድረግ እፈልጋለሁ ጓደኞችን ማን ልጋብዝ እያሰብኩ ነው ቦታ መምረጥ አለብኝ ምናልባት ቤት ውስጥ ይሻላል ኬክ ማዘዝ አለብኝ። ቸኮሊት ኬክ ምርጥ ነው መጥቶችን ለመግባት ማዘጋጀት ያስፈልጋል ሙዚቃ ድርዝር ለማዘጋጀት አለብኝ አስተዋውልና ቀለማት መግዛት እችላለሁ። ሁሉም ሰው እንዲመጣ ተስፋ አደርጋለሁ ቀን ልዩ ለማድረግ እፈልጋለሁ። ከሰዎች ጋር ማክበር ደስ ያሰኛል እድሜ የምክብር ማግኘት ያስፈልጋል

ጎረቢቶቻችን ጥሮዎች ናቸው ከብዙ አመት ጀምሮ እናውቃቸዋለን፤ እርስ በእርሳችን እንረዳዳለን ሽኩን እንለዋወጣለን፤። አንዳንድ ጊዜ አብረን ቡና እንጠጣለን ልጆቻቸውን ከልጆች ጋር ይጫወታሉ ከበዓልጊዜ አብረን እናከብራለን። መፍትሄ ከፈለግን ይረዱናል፤ በየሰሞኑ እንገናኛለን፤። እድሜያቸው ከፍ ያለ ነው ምክር ይሰጡናል፤። ጎልቤቶች እንደ ቤተሰብ ነው ይሆናሉ መልካም ጉርብትና አስፈላጊ ነው። ይሄ ማህበረሰብ ስሜት

ኮምፒውተሬ የዛሬ ችግሮች አሉት በጣም ቀስ ብሏል መክፈቱ ረጅም ጊዜዎች ይወስዳል መተግበሪያዎች ይቀዘቅዛሉ በርግጥ አስጨንቋል መረጃ አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አስጀመርኩት። ከዛ ይሄ አር አረዳም አሁን የቴክኒክ ድጋፍ ደውል እየሞከርኩ ነው። ምን አለባት ቫይረስ ሊሆን ይችላል? ወይም የአውጌ እድሜ ምልክት የኮምፒውተር ለአምስት አመታት ነበረኝ አዲስ ማግኘት የለም። በመጀመሪያ ችግሩን መፍታት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነን ሲሰራ ስንጠብቅ ምን ይሄን እንደምትጠቀም

ሳምንት ውሃ እጥረት አለ በየቀኑ አይመጣም' በቦታው ላይ መምራት አለብን፤ ማለዳ ላይ የመጣው ጊዜ እንጠብቃለን ጄሪካኖችን እና ባልዲ ማአዘጋጀት አለብን። ሁሉም ጉልበቶች ይመጣሉ ረጅም መስመር ይፈጠራል መጠበቅ ያሰለቻል። ግን ምልጭ የለም፤ ውሃ ልህይዎት አስፈላግ ነው ችል ይሆናል። ለማጠብና ለማብሰል እንጠቀማለን በጠቅት መጠቀም አለብን። ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዝንት ተስፋ።

ለማስጠዋ ተስፋ እያረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ ጠንክሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ አለቂዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ ውሳኔ ቀርቧል አንዳንድ ጊዜ ተጨንቄያለሁ ምናልባት ሌላ እጩ የተሻለ ነው። ግን በኔ ችሮታ አምናለሁ የክሮቴ ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ ይሄ እድል ለኔ አስፈላጊ ነው። ውጤቱን በቅርብ እሰማለሁ ምንም እንኳን ምን ቢሆን መስራት እቀጥላለሁ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

በየቀኑ በአውቶቢስ እጓዛለሁ ጠዋት ላይ ሰዎች ተሞልቶ ይሆናል ሁሉም ወደ ስራ የሚሄዱ ናቸው። አንዳንዶች እየተኙ ይጓዛሉ ሌሎች ሞባይል ይመለከታሉ። መስኮት አጠገብ መቀመጥ እወዳለሁ ከከተማው እይታ ውብ ነው። ህንፃዎችን ሰዎች ስናይ ያልፋሉ አንዳንድ ጊዜ ትራፒክ ይበዛል መጠበቅ ያስፈልጋል። ሹፌር ፈጣን ያሽከረክራል ይህ የለት ለት ጉዞ ነው። ሰዓት ወስዶ ይወስዳል ግን ለማሰብ ጊዜ

የእንቅልፍ ልምዴ ጥሩ አይደለም። ብዙን ጊዜ ዘግቼ እተኛለሁ ፊልም እመለከታለሁ ወይ አነባለው። ከዚህ ለመነሳት ከባድ ይሆናል ማለዳ ላይ በጣም ደክማለሁ። ቡና ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይላሉ ግን እኔ ስድስት ሰዓት እተኛለሁ በቂ አይደለም። ስልኬን በጣም በስፊት ማስቀመጥ አለብኝ። እንቅልፍ ጤና አስፈላጊ ነው ይህን መለወጥ እፈልጋለሁ በለፍ የተሻለ እሰራለሁ።

ዛሬ የቡድን ስብሰባ አለን ሁሉም ሰራተኛ ይሰበሰባል አዲስ ፕሮጀክት መወያየት አለብን አለቃው የስራ ክፍል ያቀርባል የእያንዳንዱን ተግባር ሚና ያውቃል። ሀሳቦች ተለዋውጠን እናቀርባለን አንዳንዶች ጥያቄዎች ይጠይቃሉ ሌሎች አማራጮች ይሰጣሉ በብዙ ጊዜ ገደባት በቀን መከተል አለብን። ትብብር አስፈላጊ ነው እርስ በእርስ መደጋገፍ ያስፈልጋል ስብሰባው ሰዓት ይወስዳል ግን ግልጽነት ያገኛል። ከዚያ ወደ ስራ እንመለሳለን።

ሙዚቃ ያለው ሁለት ህይወት አይቻልም በየቀኑ እሰማለሁ የኢትዮጵያ ሙዚቃ ምርጥ ነው ባህላዊ መሰረቶች ልዩ ድምጽ አላቸው ዘመናዊ ዘፍኖቹም እወዳለሁ። ስሰራ ሙዚቃ ያግዘኛል በመኪና ውስጥ እሰማለሁ ከጎን ጋር ዲስተንሶችን እንለውጣለን ዘፍኖቹ ያስለቁኛል። ሌሎች ደስ ያሰኙኝ ሙዚቃ ስሜትን ይለውጣል ቃላት ትርጉም አላቸው። ሁሌም አንዳንድ እንፈልጋለን ሙዚቃ ህይወት

የአትክልት ስራ ማድረግ እወዳለሁ ትንሽ አትክልት ቦታ አለኝ አተር እና ቲማቲም እዘራለሁ በየቀኑ ውሃ እጠጣለሁ ተክሎች ቀስ ቀስ ይደርጋሉ አዲስ ቀጠሎች ሲመጡ ደስ ይለኛል። አፈር መነቀሻ አካል እንቅስቃሴ ነው እጆቹ ቁሻሻ ይሆናሉ ግን ይሄ ትክክለኛ ስራ ነው አበቦች እዘራለሁ ቀለሞች ያስደስቶኛል። የራሴን ምግብ ማብቀል ለውጥ ነው ተፈጥሮ ጋር መሆን ያረጋጋል በጣም መደሰትና ምርጥ።